ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዮር መማር አለብን። አሰልጣኙ እያስረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ። አንድ አንድ ተግባሮችን ውስብስብ ናቸው ጥያቄዎችን እጠይቃለሁ ባልደረቦቼንም እንዲሁ የተማሩ ናቸው እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል። ይህን አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንድ አንድ ጊዜ ከባድ ነው ግን መላመድ አለብን። ቴክኖሎጂ አለማቋረጥ ይለወጣል። እንግዲህ የተለያዩ ስልጠኖችን መውሰድ ለሰው ልጅ በጣም ጠቃሚ ነው። በተለይ አሁን ቴክኖሎጂ በዘመነበት ጊዜ ስለ ቴክኖሎጂ ሁሉም ሰው ማንኛውም ሰው ግዴታ ማወቅ አለበት። ምክንያቱም ከቴክኖሎጂ ጋር ለመራመድ ከቴክኖሎጂ ጋር ለመሄድ መማር አለበት። እንዴት እንደሆነ አሁን ስለ ቻት ጂፒቲ እንዴት መጠየቅ እንዳለበት እንዴት መጻፍ እንዳለበት። ሁሉም ሰው መማር አለበት ብዬ አስባለሁ። እና ስልጠና ሲባል የተለያዩ ስልጠናዎች አሉ። እንዲህ ክህሎቶችን የተለያዩ ነገሮች ስልጠናዎች አሉ እነሱን መሰልጠን አለበት ብዬ አስባለሁ። ማናቸውም ሰው ምክንያቱም ካልሰለጠነ የሆነ ነገር ማግኘት ስለማይችል። ለምሳሌ እኔ አሁን ክህሎት ስባል ቪዲዮ ኤዲተር መሰልጠን እፈልጋለሁ እንደሱ አይነት ነገሮችን ስልጠና ማድረግ። አለ ግራፊክስ ዲዛይን ግራፊክስ ዲዛይን እንግዲህ በአሁኑ ሰዓት ዞሮ በጣም እየተጠቀምናችሁ ያሉ የተለያዩ የቴክኖሎጂ ዘርፎች የሚጠቀሟቸው ቪድዮ ኤዲተር ግራፊክ ዲዛይን ዌብሳይት ደቨሎፕመንት እንዲህ አይነቶችን እየተጠቀምን ስለሆነ ስለዚህ ያስፈልጉናል ማለት ነው። እንደዚህ አይነት ስልጠናዎችም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

እምነቴ በህይወቴ ውስጥ ትልቅ ቦታ አለው በየእሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ የወንጌል ትምህርት ምክር ይሰጣል። ከማህበረሰቡ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኘኛል። በቤቴ በቤቴ ውስጥ እፀለያለሁ ጠዋትና ምሽት ይዘክራል። የእምነት መጽሐፍ አነባለሁ። በጾም ጊዜ ህግን እከተላለሁ ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል በእግዚአብሔር ላይ እተማመናለሁ እንግዲህ። የሰው ልጅ ሲኖር የተለያየ እምነት አለው ለምሳሌ ኢትዮጵያ። ኦርቶዶክስ ተዋህዶ ቤተ ክርስቲያን ወይም የኢትዮጵያ ኦርቶዶክስ ተዋህዶ። እምነት ተከታይ ነኝ በጣም ነው የምወደው በጣም ማለት ነው። ሰው የራሱን ፍላጎት እምነት የግል ነው የራሱን እምነት ሊያምን ይችላል ግን ለፈጣሪ ውስጥ ተገዛ ድረስ እሱ እውነተኛ ሰው ነው ብዬ ነው የማምነው። እና እኔ አሁን በእምነቴ እንግዲህ ኦርቶዶክስ ከመሆን አንፃር ሌሊትስ አስር ሰዓትም ዘጠኝ ሰዓትም እየተነቀው እየነቀው የዘወተር ፅሎት ውዳሴ ማርያም ማለት ነው። እና መጽሐፍ ቅዱስን አነባለሁ የዘወተር ያው የ ሰላሳ ደቂቃ ያህል ምናምን እስከ አርባ ደቂቃ ባለው ሁሌ እነዚህን አነባለሁ። ሌላው እንዳልከው እሁድ እሁድ እሁድ ቤተክርስቲያን እየሄድኩ አስቀድሳለሁ። እሳለማለሁ እንደዚህ ነው የማደርገው። እንግዲህ የሰው ልጅ ከፈጣሪው ከተጠጋ ምንም አይሆን የፈለገውን ነገር ማድረግ ይችላል። የሚፈልገውን ነገር ማግኘት ይችላል። ስለዚህ በጣም ጥሩ ነው ብዬ ነው የማስበው። ግን ከፈጣሪው ከራቀ ሰው ጨካኝ ይሆናል የሚያደርገው ነገር ሁሉ መጥፎ የሰይጣን ስራ ይሆናል እንደውም ሰይጣንን የሚያስነቅ ስራ ላይደርግ ይችላል ከፈጣሪው ከራቀ። ግን ከፈጣሪው ጋር ከተገናኘ ከሆነ ፈርሃ እግዚአብሔር ይኖረዋል። ሰውን ያከብራል ስራውን ያከብራል። የተለያዩ ነገሮችን ያከብራል። ትዳሩን በዴም በአክብሮ ይመራል በስነ ስርዓት። ይሄ በፈጣሪ ዘንድ የማይፈቀዱ ነገሮችን ለምሳሌ ዝሙት ሽሻ እንደዚህ የመጠጥ ነገሮችን። ሁሌ ሙዚቃ ሁሌ ጭፈራ እንደዚህ አይነት ነገሮችን ይተዋል ማለት ነው። ወደ ፈጣሪ ሲሄድ እና ወደ ፈጣሪ መሰብሰብ በኢኮኖሚ ለማደግም በጭንቅላት በአስተሳሰባችንም ለማደግ በጣም ብዙ ዘርፈ ብዙ ጥቅም አለው። በነገራችን ላይ ብዙ የሰው ልጅ ረጋ ብሎ የማስተዋለን ስነ ልቦና የመግዛትን የማገናዘብ እድል ይኖረዋል ወደ ፈጣሪው በተጠጋ ቁጥር ማለት ነው። ይሄ ነው በቃ

አዲስ ጫማ መግዛት አለብኝ። አሮጌው ጫማዬ ተበላሽቷል። ወደ ሱቅ ሄድኩ። ብዙ አማራጮች አሉ ቀለሞች እና ቁጥሮች የተለያዩ ናቸው አንዳንዱን እሞክራለሁ ምቹ መሆን አለባቸው። አንዳንዶች በጣም ጠባብኛ ናቸው ጠባብ ናቸው። ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል ነበር። ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫማ ምቹ ናቸው። በመጨረሻ አንዱን መረጥኩ ጥቁር እና ቀላል ቅጥ ደስ ብሎኛል። እንግዲህ እኛ ስንኖር መቼም የሰው ልጅ ሲኖር ራሱን የቻለ ጫማ ይጫማል ይባላል። በእኛ አካባቢ ይጫማል ወይም ጫማ ያደርጋል እንላለን። እና የተለያዩ ጫማዎችን ሄደን ሱቅ ላይ እንገዛለን። እንግዲህ ጫማው እንደ ብሩ መጠንም ያለው የጥራቱ ሁኔታ ሚለያይ አለ። ስለዚህ ስንገዛ የሰዎች እግርም እንደየ እግራችን ይለያያሉ የአንዱ ትልቅ የአንዱ ትንሽ የአንዱ በጣም ትልቅ የአንዱ በጣም ትንሽ ጫማዎች አሉ። እና እሱን ነው እንግዲህ መርጠን አመቻችተን የምንገዛበት መንገድ ነው። ስንል እንግዲህ እንዳልከው ነው ሄደህ ጫማዎችን ስትለካ አንዱ ይረዝማል አንዱ ያንሳል። ያው በስንት መከራ አግኝተህ ገዝተሃል ማለት ነው። እና እኔም አሁን የማደርገው አብዛኛውን ጊዜ በዓላት ሲመጡ አዲስ አመት ኦርቶዶክስተዋህዶ ደግሞ ጥምቀት ገና ፋሲጋ አዲስ አመት ሲመጡ እነዚህ እነዚህ በሚመጡበት ሰዓት የተለያዩ ጫማዎችን እንገዛለን። የዛን ጊዜ ሄደን እርግጥ ቡቲክ ቤት ወይም እንዲ ጫማ ቤት ስንገባ የተለያዩ በጣም ቆንጮ ቆንጮ ሚባሉ ጫማ አሉ። እስከ አስራ አምስት ሺህ ብር እስከ አስር ሺህ ብር አምስት ሺህ ብር እንደየ አይነቱ። አንድ ሺህ ብር ድረስ ሁሉ ሰባት መቶ ብርም ድረስ ሁሉ አለ። ዋጋው በተለያየ ቁጥር የጫማው ጥራቱ የጫማው ምቾት የጫማው አይነት ይለያያል ወይም ያመረተችው ሀገር የሚያገለግልበት የእድሜ ዘመኑም ይለያያል በዛ ምክንያት ዋጋውም ስለሚለያይ። ምቾቱም ይለያያሉ ማለት ነው። እና እኔ መርጬ ምንገዛው በጣም በሃይለኛው ምገዛ ፍላት የሆኑ ጫማዎች ወይም ቀለል ያሉ ጫማዎችን ነው በአብዛኛው መግዛት የሚያስደስተኝ ምክንያቱም ቀላል ከሆኑ እግሬ ላይ ስለሚመቹ ማለት ነው። ለዛ ነው ቀለል ያሉ ጫማዎችን አሁን ባለፈው ወደ ድሬዳዋ ሄጄ ነበር። እና ድሬዳዋ ሄጄ ስጠይቅ በጣም ሚያመር ጥቁር ጫማ። ለእግር ላይ የተደረገ የማይመስል የቡርሽ ጫማ ምትመስል በጣም ቀላል የሆነች ጫማ። ገዝቼ መጣሁ። አሁን እሷ እዛ አንድ ሺህ አምስት መቶ ብር ነው። የገዟት እዚህ አዲስ አበባ ግን ሶስት ሺህ ብር አራት ሺህ ብር ናት። በጣም ነው ምታምር ሳረጋት ራሱ ያስደስተኛል። ከመውደዴ የተነሳ ሁሌ ሁሌ እንዴት ዞትሬ ነው እያደረኳት ነው ያለው በአሁኑ ሰዓት እሷን ሚገርመው ማለት ነው። እና እንደዚ እንደዚም አሉ ምቾት እየሰጡ ዋጋቸው ውድ የሆነ እግር ላይ ቀላል የሆኑ ጫማዎች አሉ ማለት ነው።

ዛሬ ትራፍሪክ በጣም ይበዛል ለሰአታት ያህል አልተንቀሳቀስንም መኪናዎች ረጃጂም ወረፋ። ፈጥሯል ሁሉም እየጮሁ ነው ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱን ያንንገራግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጪ እመለከታለሁ። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል። መዘግየቱን ያበሳጨኝ በስብሰባዬ ዘግይቼ እደርሳለሁ። መልእክት መላክ አለብኝ ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል መጨረሻ ይንቀሳቀሳል። እንግዲህ አዲስ አበባም በተለያዩ ቦታዎች ልናይ አይነት እንችላለን ይሄ የትራፊክ መዘጋጋት በጣም በሃይለኛው አለ። በተለይ ከአሥራ ሁለት ሰዓት ወይም ከአንድ ሰዓት እስከ ሶስት ሰዓት ባለው አዲስ አበባ ላይ በጣም ነው ሚጨናነቅ ይሄም የሚሆንበት ምክንያት ሁሉም ህዝብ መኪና ያለው መኪና የሌለውም ወደ ስራ የሚሰማራበት ሰዓት ስለሆነ በዛን ሰዓት በጣም የመጨናነቅ እድል ላይ አለ ማለት ነው። እና ደግሞ ከአሥራ አንድ ሰዓት እስከ አስራ ሁለት ሰዓትም እንደዛው በጣም በሃይለኛው የመጨናነቅ እንትን አለው በጣም በሃይለኛው ነው የሚጨናነቀው። እሱም ያው ሰራተኛው ሲሰራ ወሎ ወደ ቤቱ የሚመለስበት ስለሆነ ያው በጣም የመጨናነቅ እድል ይኖረዋል ማለት ነው። እንግዲህ ዞሮ የትራፊክ መጨናነቅ ሁሉም ቦታ አለ እርግጥ አሁን ዘመናዊ ነገር እየሆነ የተሻለ ነው። ምክንያቱም ይሄ ቀይ መብራት የአደጋ መብራት ምናምን እየተባለ የሚደረግ አለ። እና በሱ ምክንያት በየተራ እንዲያልፉ እንዳይዘጋጋ እየተደረገ ስለሆነ ያው ለማሻሻል እየተሞከረ ነው ማለት ነው። ጥሩ ነው በነገራችን ላይ በዛው ላይ ደግሞ ይሄ አዲሱ ኮሪደር ተብሎ በሀገራችን በኢትዮጵያም በአለምም እየተሰራ ያለ በጣም ሰፋፊ አስፋልቶች አሉ። ቀደም ሁለት መኪና ያሳልፍ የነበረው አሁን አራት አምስት መኪና የማሳለፍ ያህል እድል በጣም ሰፋ አድርጎ የተሰራ ስለሆነ ከትራፊክ አዳጋ ያው የመሻሻል እድሉ እየጨመረ ነው ማለት ነው። አሁን እየቀነሰ ነው። እንጂ በአብዛኛው ጠዋትና ማታ ስናይ የሠላሳ ደቂቃውን ሁለት ሰዓትም አንድ ሰዓት ተኩልም እየፈጀን ነው የምንደርስ እውነት ለመናገር። መንገድ ላይ በጣም ባህይለኛ ነው የምንቆም። አንዳንዴ እንደውም የፕሮግራም የራዲዮ ፕሮግራም የተደረገ አንዱ ደወለና አራት ሰዓት መኪና ላይ ቆየን አለ እና ያ ፕሮግራሙን የሚያቀርበው ሰውዬ ምን ቢል ጥሩ ነው እንዴ አራት ሰዓት እኮ? ሚስትህንም ሀብትህንም አግኝተህ የምትገባበት ነው ጥግ ያለችትን በደንብ ካወራህ አስብተህ ጨርሰህ የምትመጣበት ነው እና ጥሩ አጋጣሚ ነው እያለ እንደውም ሲሰቅብት ነበረ እውነት ነው አራት ሰዓት። ይኸው እንደ ሀገራችን አራት ሰዓት ርካሽ ነው ተብሎ ስለሚያዝ እንጂ። ውጪዎች አራት ሰዓት ብትሰጣቸው አለም ላይ ሊዞሩ ይችላሉ በጣም ታሪከኛ ናቸው ጊዜዬን በጣም ነው የሚጠቀሙት። በነገራችን ላይ በጣም ነው የሚመቹኝ። ይሄ የአለባበሳቸውን የኑሯቸውን ተመን ከምንኮርጅ ይልቅ እንዴት ጊዜ እንደሚጠቀሙ ያለውን ብንኮርጅ እስካሁን የት በደረስን ነበር።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

ሳምንት ውሃ እጥረት አለ በየቀኑ አይመጣም በየቦታው ላይ መሙላት አለብን ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጀርካኖች እና ባልዲ ማዘጋጀት አለብን ሁሉንም። ሁሉም ጎረቤቶች ይመጣሉ ረጅም መስመር ይመጣ ይመረጣል መጠበቅ ያስችላል። ግን ምርጫ የለም። መጠበቅ ያሰለቻል ግን ምርጫ የለም ውሃ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል። ለማጠብ ለማብሰል እንጠቀማለን በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው ይህ ችግር ይፈታ ዘንድ ተስፋ አድርጋለሁ። እንግዲህ ከውሃ ሲባል በተለያዩ ነገሮች በተለያዩ በተፈጥሮ ሊገኙ የሚችሉ አለም ላይ ልንጠቀምባቸው ከምንችላቸው ውድ ነገሩ ወይም ለሰው ልጅ አስፈላጊ ከሆነው ነገሩ ውሃ ነው። ዋነኛው አስፈላጊ ነገር እንደውም ውሃ ነው። ያለ ውሃ ያለ ምንም ነገር መንምቀሳቀስ የማንችልበት ስለሆነ። ውሃ በሰው በኢኮኖሚ በሰውም በጣም አስፈላጊው ነገር ውሃ ነው ብለን እናስባለን። ለምን ይጠቅማል? ከተባልን እንግዲ ለተለያየ ልብስ ለማጠብ ቤት ውስጥ ምግቦችን ለማብሰል የተለያዩ ምግቦችን የማብሰል ሻወር ለመውሰድ ለመጠጣት ለከብቶች ለሰዎች ለመጠጣት በጣም ያገለግላል። ቤት ለመሰራት ለምሳሌ ጭካ ቤትም ይሁን የ የብሎኬት ይሁን ያለ ውሃ የሚሰራ ነገር የለም። ውሃ በማቀላቀል ጭቃውን ውሃ በማዋሃድ ስሚንቶን ውሃ በማዋሃድ የምንሰራው ስራ ስለሆነ። ያለ ውሃ የሚሆን ነገር የለም። ግን ዋነኛውና ዋነኛው የሰው ልጅ መጠጥና የሰው ልጅ ምግብ። ከዛ በመቀጠል ደግሞ ይሄ በተለይ አርሶ አደር ወይም በግብርና በሚተዳደሩ ሀገሮች ላይ ለምስ በዋናነት አሁን በኢትዮጵያ ስንሄድ ሰማንያ አምስት ፐርሰንቱ በግብርና ወይም በእርሻ ስራ የምትተዳደር ናት። ስለዚህ ይሄ የእርሻ ስራ ደግሞ አብዛኛውን ጊዜ የሚሰራው ዝናብ በሚዘንብበት ወቅት ነው በዝናቡ ወቅት ነው። ሊዘራ የሚችለው ማለት ነው።

የስራ ጊዜ ገደብ ይቀርባል ውጥረቱ የጨመረ ነው። ብዙ ነገሮች ማጠናቀቅ አለብኝ። ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ አእምሮዬን ሁሌ እየሰራ ነው። ትኩረት ማድረግ አለብኝ። የስልክ መልእክቶችን አላየሁም። ሁሉም ጊዜ ለስራ ነው ሁል ጊዜ ለስራ ነው ባልደረቦቼም እንዲህ ናቸው። እርስ በእርስ እናበረታታለን ትንሽ ጊዜ ይቀረናል በደንብ መስራት አለብን ስህተቶችን መኖር። የለባቸውም ጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ። ልክ ነው። እንግዲህ የሆነ ስራ ስንጀምር እንግዲህ ብዙ ነገሮች አሉ ብዙ ጫናዎች ብዙ አለመግባባቶች የተለያዩ ነገሮች አሉ እና እነሱን አልፈን ነው ከጥሩ ደረጃ ከጥሩ ሁኔታ ላይ መድረስ የምንችለው። ስለዚህ በአንድ እንግዲህ ስራ በምሰራበት ጊዜ ራስን የቻለ የስራ ገደብ አለው ከእዝ እዝ ሰዓት መስራት ከእዝ እዝ ሰዓት እረፍት። ከዚህ እስከዚህ ሰዓት የቁርስ የምሳ ሰዓት እየተባለ የሚከፋፈል አለ እና ያን ገደቡን ማክበር። ውጥረቱን ውጥረት አለ አንድ ስራ ስንሰራ ውጥረት አለ ያ ውጥረት እንዲቀንስ ማድረግ የመከላከል ስራ ነው እንጂ ሙሉ በሙሉ ማጥፋት አይቻልም። ግን እንዲቀንስ ማድረግ እንችላለን። እንዴት ይቀንስ ከተባለ ያ ወጥረት። ስራዎችን በእቅድ መስራት እንዳይደራረቡ ማድረግ ነገ እሰራዋለሁ ብሎ የሶስት ቀኑን የአራት ቀኑን ደርቦ ደርቦ አንድ ቦታ ላይ አለመጣል። ዛሬ መሰራት ያለበት ስራ ዛሬው መሰራት አለበት። በቃ ለነገ የሚባል ነገር የለም። በተደራረበ ቁጥር ነው። ስራዎችን መጨናነቅ የሚያመጡብን ብዙ ነገሮች ማጠናቀቅ አለብን ብዙ ነገሮችን ሰርተን መጨረስ ማጠናቀቅ አለብን በሰአቱ። ሰኞ መሰራት ያለበት ሰኞ መሰራት አለበት ለማክሰኞ የሚባል ነገር የለም ለረቡዕ የሚባል ነገር የለም። ይሄ ከሆነ መጨናነቅ አይኖረንም። ዋነኛው ደግሞ እዛ ከስራ ባልደረባ ጋር የመነጋገር የመግባባት የመወያየት ነገር ያስፈልገናል። መግባባት መወያየት አለብን ማለት ነው። ምክንያቱም ከተወያየን ከተግባባን በደንብ ስራወችን እየተረዳዳን መስራት ስለምንችል እንደ አጠቃላይ መወያየት መግባባት አለብን ብዬ